ደህና ሁኑ ማለት እንግዲህ ሰዎች ሲጫወቱ ሊሆን ይችላል ሲያወሩ ሊሆን ይችላል የተለያየ ስራ ሲሰሩ ቆይተው ሊሆን ይችላል። ግን አጭርም ሊሆን ይችላል ረዘም ያለ ስራ አብረው ሲያሳልፉ ቆይተው ሁለቶችም ወደየራሳቸው አላማ ወይም ወደየራሳቸው ቤት በሚለያዩበት ጊዜ ይሄ የሚደረግ የሰላምታ ሁኔታ ነው። ደህና ደር ደህና ሁን ማለት መሰናበት፣ ያው ሄጃለሁ። ደህና ሁን ደህና ቆየኝ እንደማለት ነው። በጣም የሚያስደስት ነገር ነው በነገራችን ላይ ይሄ። ምክንያቱም አብረህ ስትሰራ ቆይተህ ዝም ብለህ አሁን ሹልክ ብለህ ብትሄድ አለ በማለት የሆነ ነገር ተስፋ ሊደረግ ይችላል ወይም የሆነ እቃ ይጠብቃል ተብሎ ስለሚታሰብ እንደሱ ዝም ብሎ መሄድ ጥሩ አይደለም። ስትሄድ ተሰናብቶ መሄድ ደህና ሁን ደህና እደር ደህና አዋል ብሎ መሄድ በጣም ጥሩ ነው እዛ ለሚቆየው ሰው። ምክንያቱም የለም እኔም ይሄ ቤት ቤት አሁን መጠበቅ ካለበት እሱ ስለሄደ እኔ መጠበቅ አለብኝ ብለህ ትኩረት እንዲኖርህ ታደርጋለህ። ስለዚህ ደህና ሁን ማለት በጣም ጥሩ ጠቃሚ ነው ብዬ አስባለሁ።

"እድል ይስጥልኝ" ማለት ደግሞ እንግዲህ የሰው ልጅ ሲኖር እስከኖረ ድረስ በዚች አለም ላይ እስካለ ድረስ በህይወት ብዙ አይነት እድሎች አሉ። ለምሳሌ ሎተሪ ሊቆርጥ ይችላል። ያ ሎተሪ ለቆረጠው ሰውዬ ሎተሪ የሚያስቆርጠው ሰውዬ "መልካም እድል" ይላል። መልካም እድል ማለት እድል ይስጥልኝ ማለት ነው። መልካም እድል ይሁንልህ የሆነ ስራ ልትፈጽም ሄደህ አብሮህ ያለው ጓደኛ ቤተሰብ ሊሆን ይችላል ሚስት ልትሆን ትችላለች እድል ይስጥልኝ ወይም መልካም እድል ብላ ልትሰድ ትችላለች እንደዚህ ማለት ነው። ብዙ አይነት እድሎች አሉ በሀገራችን ስንኖር። የተለያዩ እድሎችን እንሞክራለን። ለምሳሌ እንደዚህ የኦንላይን ስራዎችን ስትሰራ ስትሰራ ቆይተህ ባለ መልካም እድል ይሁንልህ፣ ለክፍያ ያብቃህ፣ ስራህን ያስፈጽምልህ እድል ይስጥልኝ ብሎ ሊመርቅህ ይችላል ጓደኛም ትልቅ ሰውም ቤተሰብም የተለያየ ሰዎች እንደዚህ እያሉ ሊመርቁህ ይችላሉ። ይሄንን ይመስላል

ጨው ማለት እንግዲህ ከተለያዩ ከበረሃ የሚገኝ እንደ ኢትዮጵያ ስንወስድ አሁን በአብዛኛው ጨው የሚገኘው ከአፋር ክልል ነው የሚገኘው ሞቃታማ አካባቢዎች ላይ የሆነ የገገረ ነገር ነው እሱን እየከረከሙ ወይም ቅርጽ ያደረጉ ወደ እኛ ይልኩለናል ማለት ነው። እና ጨው ሲባል ምንም ውድ ምግብ ይሁን ምንም የተጋነነ ምብ ይሁን ያለ ጨው እንደማይጣፍጥ የተረጋገጠ ነው። ምንም ውድ ቢሆን ጨው ካላደረገበት ምግቡ ምግብ አይሆንም። ስለዚህ ለአንድ ምግብ ለተለያዩ ምግቦች ይሄ ጨው የጀርባ አጥንት ነው ተብሎ ይታሰባል። ምክንያቱም በሚሊየንም ግዘው፣ በአንድ ሺህም ግዘው፣ በመቶ ብርም ግዘው ጨው ካልተደረገበት ያ ምግብ ምግብ ስለማይሆን። እና እንደ አጠቃላይ ጨው ስንል የሰው ልጆች። በዘወትር ምግባቸው ላይ ሁሌ በሚመግቧቸው ምግቦች ላይ የሚደረግ ሁሌ የምንጠቀመው ምግባችንን እያጣፈጠልን የሚሄድ እየጣፈጠልን የምንጠቀመው ነገር ነው። ጨው ሲባል መልኩም ነጭ ነው። ጨው ነጭ ነው ያለው የመልኩ ሁኔታ

ማየት እንግዲህ ማየት ማለት የሰው ልጅ እስከ ኖረ እስከ በቃ እስካለበት ድረስ ጥሩ አይን ከሰጠው በዛ አይኑ የሚመለከትበት ጥሩዉንም መጥፎዉንም የሚመለከትበት ነው። ማየት ማለት እንግዲህ ይኸው ፈጣሪ አንዳንዴ ሲነሳም ያው ለበጎ ነው። እርግጥ አይን እ ላይኖር ይችላል አይን የሌላቸው አሉ። ግን ልበ ብርሃን አይን ማለት በነገራችን ላይ አይንህ ማየቱ ብቻ ሳይሆን ልብህ ነው። ልብህ የልበ ብርሃን ከሆንክ አይን አለህ ማለት ነው። እና ይህንን ይመስላል አይን ማለት ልናይበት ልንመለከትበት ጥሩ ነገሩንም መጥፎ ነገሩንም። እርግጥ መጥፎ ማየቱ ይኸው አይጠቅምም ጥሩ ጥሩን ብንመለከት ለእኛ ተቃሚ ነው በህይወታችን ላይ ላለው ነገር። እና አይን ስንል የምናይበት ተማሪ ከሆነ ለማንበብ ለመጻፍ የሚጠቀምበት ስራ ከሆነ ያን የምንሰራውን ስራ በደንብ እያየን እያስተዋልን ለመስራት የሚያገለግለን ነው። አይን ማለት አይን እንግዲህ ሁለት አይን አለን ይኸው ፈጣሪ የፈጠረልን ሁለት አይን ነው። በግራም በቃኝም የሚገኝ ሁለት አይን አለን። አይኑን እ ሽፋፍት ያለው ቅንድብ ያለው እ ውስጥ ላይ ደግሞ ትልቅ የነጭ ሆኖ መሃል ላይ ትንሽ ጥቁር ያለበት በዛች በጥቁሯ ነው ማየት የምንችለው አይን ማለት እንግዲህ ይሄንን

ስንት? ነው እንግዲህ የተለያዩ ነገሮች ዋጋ አላቸው የሚሸጡበት የብር ተመን አለ የሚሸጡበት የዋጋ ተመን አለ። በቃ ሁሉም ነገር የሚሸጥ የሚገዛ ነገር እራሱን የቻለ የሚተመንበት ዋጋ አለ። እና ያ ነው ስንት ነው ማለት? ለምሳሌ ገበያ እንሄድና ልብስ ለመግዛት ካሰብን ይሄ ልብስ ስንት ነው እንላለን አለ። ሻጩ አምስት መቶ ሊል ይችላል አንድ ሺህ ሊል ይችላል። ግን ስንት እንደሆነ ዋጋውን ለመጠየቅ የምንጠቀምበት ነው ስንት ነው ማለት? ሁሉም ቁሳቁስ ልብስ ሊሆን ይችላል መኪና ሊሆን ይችላል። የምግብ ለምግብነት የምንጠቀማቸው ሊሆን ይችላል። ዞሮ መሸጥ መግዛት እስካለ ድረስ ስንት ነው የሚለው ሀሳብ ሁሌ ይነሳል ማለት ነው።